እኔ የምኖረው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ ብዙ ባህሎችና አለባበሶች አሉ። በተለይ በጥምቀት በዓል በዘመን መለወጫና በገና በዓል የተለየ አለባበስ ስርዓት አለ። እሱን ተከትሎ ባህላዊ ልብሶችን እለብሳለሁ። በእነሱም አጌጣለሁ።

የምትሰረው ስራዎች ብዙን ጊዜ ከኮንትራት አስተዳደር ጋ ይሆይና ከጨረታ ጋር የተያያዙ ስለሆኑ እነዚህን ስራዎች ደግሞ በአሰራሩ መሰረት ነው የምንሰራቸው። እናም በተቋማችን የተቀመጡልን የስራ አሰራሮችን ተከትለን ስራዎችን እንድናከናውን እንገደዳለን ስለሆነም በአብዛኛው የምሰራው ስራዎች አሰራሮችን ተከትለን ያው የምናከናውናቸው

እኔ በህይወቴ ውስጥ የማልወደው ነገር ይህ ነው ማደንዘዝ የሚባል ነገር በጣም ነው ሚያስጠላኝ ሰዎች ለህክምና እንኳን ማደንዘዣ ተወግተው ሰው በጣም ነው የሚያሳዝኑኝ። እናም በጣም እጠላዋለሁ። ሰዎች የተለያዩ መድሃኒቶችን ለመጠቀም በሱ ሰሹ በመዛት አቅደንዝዘው ይውላሉ። እኔ ግን ይህንን ነገር በማልደግፈውና የማልወደው ነገር ነው በህይወቴም እንደዚህ ሆኜ ማየት አልፈልግም